ጭንቀት ሲሰማ ምን ታረጋለህ? ጭንቀት ሲሰማኝ አንደኛ አለ በተቻለ መጠን ያስጨነቀኝን ነገር ለማወቅ ነው ምሞክረው። እንደውም ይሄ በትክክለኛ ነህ እንትን አይደለም መሰለኝ ትክክለኛ መንገድ አይደለም። አንድ ሰው ጭንቀቱን ወይም ማንኛውም አይነት ሀሳቡን ከማስተናገድ በፊት ራሱ ነው ማረጋገጥ ያለበት። በኋላ ይደርሳል። ሚያስጨንቀኝ ነገር ምንድነው? ወይ ደግሞ መፍትሄው ምንድነው? ምናምን የሚሉትን ሀሳቦች መረዳት በኋላ ይደርሳል አንተ ደህና ከሆንክ በኋላ ወይ አንተ ከተረጋጋ በኋላ እንትን ማደረግ ይሻላል። ለማወቅ ሞከርና ለማወቅ መጣር ያኔውን ይሻላል። እንጂ በጣማ ህዝብ የሚጨምር ነገር መስሎ ይሰማኛልና እኔ ዙር ዞሮ ምንድነው እንደዚህ የሚሰማኝ አውቃለሁ። ስሜቴን ሲቀየር አይምሮዬ በማላውቃቸው ሀሳቦች ሲሞላ። እና ደግሞ አብዛኛው ጊዜ በማልረዳው መንገድ ነው ጭንቀት ውስጥ የምንገባው እስኪ እስኪገባኝ ድረስ ማለት ነው። ቶሎ አልደርስባቸውም እያስጨነቀኝ እንዳለ ምናምን። ከዛ ግን ምናልባት በጣም ትናንሽ ነገሮች ይሆናሉ በኋላ አስቤ ስደርስባቸው በጣም ትናንሽ። ከዛ በኋላ ደግሞ በቃ አሁን ላይ የተፈጠሩ ነገሮች ሳይሆኑ ከሆነ ጊዜያቶች በፊት ተፈጥረው አይምሮዬ ውስጥ ተቀምጠው። ከዛ አሁን እንደ አዲስ በሆነ አጋጣሚ ወይ በሆነ ትንሽዬ ነገር እንትን ብለው ተነሳስቶ ነው የሚያስጨንቀኝ። በአብዛኛው ጊዜ የኔ እንትን እንደዛ ነው። እና በቃ አሁን አሁን አሁን በዚህ ሰዓት ያጋጠመ ነገር አይደለም ሚያስጨንቀኝ አብዛኛው ጊዜ። ከሆነ ቀናቶች በፊት ወይ ከሆኑ ጊዜያቶች በፊት አጋጥሞ። ያልፈታሁት ከዛ በኋላ በአሁኑ የሆነ አዲስ ነገ አዲስ የሚመስል ነገር ያጋጥምና ከዛ ያኔው ጭንቀቴ እንዲነሳ ያደርገዋል ማለት ነው። እና አብዛኛው ጊዜ እንደዛ ነው ለኔ የሚገጥመኝ እንደዛ ነው። እና በመጀመሪያ እንዳልኩት ምን እያስጨነቀኝ እንዳለ ለመረዳት ለማወቅ እሞክራለሁ። ከዛ በኋላ ያው ራሴን ማረጋጋት ስላለብኝ ወይ ፊልም አያለው ወይ ሙዚቃ ሰማለሁ ወይ መዝሙር ሰማለሁ ወይ እጸልያለሁ። ወይ ደግሞ መጽሐፍ ቅዱስ አነባ ብቻ የሆነ የሆኑ አይነት መንፈሳዊ የሚመስሉ እንቅስቃሴዎችን አደርጋለሁ። ያንን ካደረኩኝ በኋላ ነው ምን ሆኜ ነው ምናምን የሚለውን ነገር ለማሰብ እምሞክረው ማለት ነው። በጣም ይሄ ደህና እሚባል አይነት ጭንቀት ከሆነ ብቻ። ያኔውኑ ለማሰብ ያኔውኑ ለምን እንደዚህ ተሰማኝ ብዬ ከራሴ ጋር ለመውራት። አንዳንዴ ጮክ ብዬ አወራለሁ ብቻዬን ማንም በሌለበት ጮክ ብዬ አወራለሁኝ። እና አንዳንድ ቀን ደግሞ እየጻፍኩኝ ለማሰብ እሞክራለሁ። እንትኑን መሰረቱን ከየት እንደመጣ። በምን አይነት ምክንያት ወይም በምን አይነት መንገድ እዚህ ጋር እንደደረሰ። ለማወቅ እሞክራለሁ እየጻፍኩኝ ማለት ነው። ሀሳቦቼን እያንዳንዱን እየጻፍኩኝ የሚመጥሉኝን ሀሳቦች እየጻፍኩኝ ለመረዳት እሞክራለሁ። ራሴንና እዚህ አይነት መንገዶችን ነው የምትጠብቀው የምጠቀመው ከዛ ባለፈ ግን ያው ጓደኞች አሉኝ ስለ ስለሚያሳስቡኝ ወይም ስለሚያስጨንቁኝ ነገሮች እማማክራቸው። እማወያያቸው እንደዚህ እየተሰማኝ ነው ብዬ የምነግራቸው ጓደኞቼ አሉኝ እና ለእዛ ጓደኞቼ እነግራቸዋለሁ አስረዳቸዋለሁ ምን እየተሰማኝ እንደሆነ ስል ከእነሱ ጋር እናወራበታለን። እነሱ ደግሞ ያላቸውን ሀሳብ ይሰጡኛል። አብዛኛው ጊዜ ደግሞ እነሱ ጋር መውራት ሰላም ሲሰጠኝ አያለሁ በደንብ አድርጌ ስሜቴ ሲቀየር። ስሜቴ ሲቀየር አየዋለሁኝ በደንብ እና ከዛ ባለፈ ግን። የሆነ የሆነ የልቤ ክፍል አለ በቃ እንትን የሚወድ አይገርምም እንትን የሚወድ እንዲህ እኮ ስላልማታረጊ ነው። ለምን እንደዚህ አታረጊም ብሎ እንትን ሲለኝ ሲቆጣኝ ምናምን የሚወድ።

ቀትር ምን ትመገባለህ ለቀትር ተብሎ ብዬ ምንም የተለየ የተለየ ምግብ አልመገብም ልል ነበረ ግን ለካ እመገባለሁ ትዝ አለኝ። እንዴት ነው? እኛ ቤት ብቻ ሳይሆን አብዛኛው ቤት ላይ የተለመደው ነገር ምንድነው? ጠዋት ላይ የሆነ የሆነ ነገር በልተህ ትወጣለህ ወደ ስራ የሆነ የሆነ ነገር ማለት ቀለል ያለ ነገር ማለት ነው። ቶሎ ሊደርስ የሚችል ከዛ ባለፈ ደግሞ ያልበዛ ነገር። ጭንቅላት እኔ እንደዛ ነው የማደርገው። እና እና ለምሳሌ እንጀራ ፍርፍር ሊሆን ይችላል ዳቦ ፍርፍር ሊሆን ይችላል እሱን በሻይ ወይ በቡና አድጎ ጎልቶ ያው ወደ ስራ ይሄዳል ማለት ነው። ከዛ ስድስት ሰዓት ላይ ምሳውን በስነ ስርዓት ይበላል ማለት ነው። እና አሁን ለምሳ ብዬ የማልበላቸው ብዙ ነገሮች አሉ በቃ ለቁርስ ብቻ እነዚህ አይነት ምግቦች ለቁርስ ብቻ ናቸው ብዬ የምላቸው ማለት ነው። ለምሳሌ ሰው እንዴት ሩዝ ገንፎ መኮረኔ ምናምን እንጀራ ፍርፍር ለምሳ መብላት አይቻልም። እነዚህን ለምሳ አይሆንም ወይ ደግሞ ለቀትር ምግብነት የሚውሉ አይነት የምግብ አይነቶች አይደሉም። ከዛ ይልቅ ለጧት ለቁርስ ተደርገው የሚሰሩ አይነት ናቸው። እንጀራ ፍርፍርም ቢሆን መኮሮኒ እንዴት ነው እኔ ብዙ መብላት የምፈልገው ቀን ላይ ብዙ ነው። የምበላውም ከዛ ደግሞ የእረፍት ሰዓቴ ስለሆነ። ረዝም ያለ የሚባል የእረፍት ሰዓት ያለኝ ቀን ላይ ነው ከስራ ወጥቼ ቤት ሄጄ ቡና አፍልቶ ነው የሚጠብቁኝ ምናምን ነገር። እና በጣም ጣፍጦኝ ደስ ብሎኝ የምበላው ነገር ነው የምፈልገው እንደዚያ የሚሆን ከሆነ ደግሞ ከእንትን ውጪ መሆን አለበት ይሄ በሽኳ ከሚበሉ ነገሮች ውጪ መሆን አለበት ሙሉ በሙሉ እንጀራ መሆን አለበት። እንጀራ በልቼ በተለይ ፍስክ ከሆነ በጣም የሚጣፍጥ ቀይ ወጥ ጥብስም ቢሆን ደስ ይለኛል። እነሱን እነሱን ባገኝ ደስ ይለኛል ከዛ ባለፈ ግን። ጾም ከሆነ የተለያየ አይነት አራት አይነት ወይ ሶስት አይነት ምግብ በጣም ጣፍጦ የተሰራ ማለት ነው። አጣፍጦ የተሰራ ሶስት አራት አይነት ምግብ ቢቀርብልኝ በጣም ምርጫዬ ነው። እንደዚህ አይነት ነገር ነው የምወደው እኔ ከዛ በኋላ ያንን ከበላሁኝ በኋላ ከቡና ጋር ማለት ነው ቡናዬን እጠጣለሁ። ያንን ምሳዬን እበላለሁ ሰላማዊ ቀን ይሆንልኛል ማለት ነው። እና እንዳልኩት ከዛ ደግሞ ለማታ ደግሞ የማይሆነው ብዬ የማስባቸው ደግሞ አሉ ለምሳሌ ምሳ የበላሁትን ምግብ ማታ መድገም አልችልም ለራት። በተቻለ መጠን ከዛ ትንሽ ቀነስ ያለ ትንሽ ቀለል ያለ ነገር ብበላ ነው የምመርጠው ለ ለማታ ማለት ነው። እና እንደዚህ አይነት ክፍፍሎች አሉ አላቸው። እንደሚታወቀው እኔ ጋር ሳይሆን ብዙ ሰዎች ጋር እንደዛ ይመስለኛል ለአራት ተብሎ ሶስት አራት አይነት ምግብ የሚሰራ ሰው አለ አይመስለኝም። አይመስለኝም ከሁለት በላይ አይሰራም በቃ ሁለት ነገር ከተሰራ በቂ ነው። ከዛ ይልቅ ለምሳሌ ወይ ደግሞ አንድ አይነት ምግብ ትበላና ለምሳሌ እኛ ቤት የተለመደው ምንድነው? ወይ ቂንጬ ከምግቡ በኋላ ከእንጀራው በኋላ ቂንጬ አሊያም ኔስትሮኒ ወይ ሩዝ ነገር ምናምን እንዲሁ እንደ ምንድነው የሚባለው? ማባያ ሳይሆን ከበላ በኋላ እንደምትወስደው ነገር እንደ ራት ተደርጎ ይሰራል እኛ ጋር በጣም የተለመደ ነገር ማለት ነው። መጀመሪያ እንጀራችንን እንበላለን እራታችንን ሽሮም ሊሆን ይችላል ምንም አይነት አንድ ብቻ የምግብ አይነት ይሰራል። ያንን በእንጀራ ከበላን በኋላ ሾርባ ወይም ቅንጬ እንደ ሾርባ የሚጠጣ አይነት ቅንጬ ማለት ነው። ወይ ሩዝ ምናምን ነገር ተደርጎ እንበላለን ማለት ነው።

የስራ ጊዜ ገደብ ታስተካክላለህ የስራ ጊዜ ገደብ? አዎ አንዳንድ ጊዜ አስተካክለለሁ አንዳንዴ አሸጋግራለሁ ወደ ሌላ ቀን። አሁን እንደዚህ ያጋጥማል። በተለይ ደግሞ በርግጥ ጊዜ አንሶኝ ነው ምናምን ብዬ ራሴን መሸወድ አልፈልግም ምንም የሚያንስ ጊዜ ስለሌለ ማለት ነው። ሰው በሃያ አራት ሰዓት ውስጥ የፈለገውን ነገር የማድረግ። ምንድነው ስጦታ ተሰጥቶታል በቃ ሃያ አራት ሰዓቱ ሲሰጠን የምንፈልገውንም ማናቸውንም ነገር የማድረግ እድሉ አብሮ ነው የሰጠን እና የመረጥነውን ማድረግ እንችላለን። እና እኔ ደግሞ በኔ አራት ሰዓት ውስጥ አንድ አንድ ቀን በጣም የምሰንፈባቸው ጊዜያቶች አሉ። ስራ እያለኝ አጓጉልማ አልፈልጋቸውም ነገሮች ላይ ራሴን እንትን ላደርግ እችላለሁ ራሴን ላገኘው እችላለሁ። ራሴን ላስገባ እችላለሁ። እንደዚህ ነገሮች ላይ ከዛ ባለፈ ደግሞ በጣም የማይጠቅመኝ ባይጎደኝም እኮ ግን የማይጠቅመኝ ነገሮች ላይ ራሴን ላገኘው እችላለሁ። እና እንደዛ ሲሆን እንትን አይለኝም። ደስ አይለኝም በኋላ ራሴን ስለ እንትን የምለው ማለት ነው ስለሚፀጽተኝና ስለሚደብረኝ። እርግጥ ነው በቃ ላለፉት ጊዜያቶች በጣም በተደጋጋሚ ይሄ የመስነፍ አይነት ምንም ያለማድረግ አይነት ስሜቶች ምናምን በጣም የሚመጡብኝ አለና። ይሄ ማለት ማለት ነው በቀላሉ አሁን እያደረኩ ካለሁት ነገር በተሻለ ማድረግ እንደምንችል ውስጥ እየነገረኝ ነው ማለት ነው። ሌላ ምንም ምንድነው? ትርጓሜ ሊሰጠው የሚችል ነገር አይደለም። አሁን እንትን እያደረግን አይደል? አሁን የሆነ ስራ ተሰጠኝ ማድረግ አለብኝ ብዬ ያሰብኩት ስራ አለ። ከዛ በኋላ እሱን ስራ ለመስራት ሳስብ ምን ይሆናል? በመሃል የሆነ ነገር ያጋጥማል። ወይ እሰንፋለሁ ወይ ጊዜ አልሰጥም እንዳልኩት ደግሞ ለማልፈልገውና ጊዜ መስጠት ለማልፈልገው ነገር ጊዜን እሰጣለሁ እና እንትን አያደርግም። በሰአቱ አያልቅልኝም ስራ እንዴትም ሊያልቅም አይችልም። እና ምክንያቱም እንዳልኩት ነው። ጊዜ ካልሰጠህ በስተቀር በራሱ የሚሰራ ስራ ስለሌለ። ያህን ስል እንትን ይልብኛል ወደ ኋላ ይቀርብኛል ምናምን እሱም አሉ ዶም በጣም ነው የምጠላው ነው። በጣም እጸጸታለሁ በጣም ይደብረኛል ለምን አላደረኩትም ብዬ ተደጋጋሚ ራሴን እጠይቃለሁ እወቅሳለሁ ምናምን ነው። ምንም ያህል ጊዜ እንደዚህ አይነት ስሜቶችን ባላስተናግድ በጣም ምርጫዬ ነው። በተቻለኝ መጠን ለመስራት ያሰብኩትን ስራ በሰአቱ በጊዜው መስራት ብችልና ራሴን ባይ እጅግ በጣም ደስ ይለኝ ነበረ ማለቴ ነው። እና እንደዛ አደርጋለሁ። ከዛ ውጪ ግን አንዳንድ ግን በጣም እንትን ሊጨምር ይችላል። እንዴ ነው ሀይሌጨምሮ የመስራት ጉጉቴ ፍላጎቴ በጣም ጨምሮ ባላሰብኩት መንገድ በጣም መስከረም ስራ ልሰራው እችላለሁ። አንዳንዴ ጊዜ ለራሴን እስከሚያስደነግጠኝ ድረስ እንደዚህ አይነት ነገር ላደርግ እችላለሁ። ከዛ ባለፈ ግን ያው ስራችንን ጊዜያችንን በአግባቡ መጠቀም ጊዜ መስጠት ላለብን ነገሮች ጊዜ መስጠት። ከዛ ውጪ ከመስራት ከምንፈልጋቸው ነገሮች ውጪ። ያሉትን ነገሮች ግን ለመስራት በጣም እንትን ማድረግ ያስፈልጋል። ራሳችንን መቆጠብ ያስፈልጋል በቃ ራሳችንን መከልከል አለብን። መልመድ አለብን በቃ እንደዚህ ነገር እኔ መልመድ አለብኝ። የማልፈልገው ነገር ጊዜን ለምን እሰጣለሁ አልፈልገውም። አንደኛ አይጠቅመኝም ሁለተኛ ለማይጠቅመኝና ለማልፈልገው ነገር ለምንድነው ጊዜዬን የምሰጠው? ማለት አይገባውም እኮ። ይሄ ማለት ለሚገባው ነገር ጊዜን እየነፈኩ ነው ማለት ነው። እና ለሚገባው ለሚያስፈልገኝ ለምወደው ነገር ጊዜን ሳልሰጥ ለማንፈልገውና ለማልወደው ነገር ጊዜን እየሰጠሁ ከሆነ። ከዚህ በላይ ራስን መግደል ከዚህም በላይ ራስህን መጥላት ከየት ሊመጣ ይችላል? እና የብዙ ጸጸት የብዙ ራስን ያለማክበር ምክንያቱም ተደርጎ ሊወሰድ የሚችል ነገር ነው።

ሙዚየም መሄድ ትወዳለህ? አይገርምም በጣም ነው የምወደው። እንዲሁ ላውጣውና ውስጤ የሚሰማኝን ነገር እንትን እወዳለሁ የታሪካው ቦታዎችን መመልከት ታሪክ ማንበብ ሰዎች ስላለፉባቸው መንገዶች ማየት መመልከት እንዴት ይሰሩት ነበረ እንዴት ያደርጉ ነበረ የሚለውን ነገር ማየት እወዳለሁና። ሙዚየም ደግሞ ያው እንደሚታወቀው ከዚህ በፊት የነበሩ ሰዎች ታዋቂ ሰዎች ሊሆን ይችላል ነገስታት ሊሆን ይችላል። ሌሎች ሰዎች ሊሆን ይችላል እንደ ሀገርም የተሰበሰቡ ሊሆኑ ይችላሉ አኗኗሮች ሊኖሩ አለባበሶች ሊኖሩ ይችላሉ ፎቶዎች። ሲጠቀሙበት የነበረ እቃም ሊሆን ይችላል ብዙ ነገር አንድ ላይ ተሰብስቦ ዞሮ ዞሮ ግን ከዚህ በፊት የነበሩ ሰዎች ወይም የያኔው ነገስታት ይጠቀሙባቸው የነበሩ እቃዎች። ለብሰዋቸው የነበሩ ልብሶች አንድ ላይ ተሰብስበው የሆነ ቦታ ላይ ይቀመጡና ሰዎች እየመጡ ያዩቸዋል። የያኔው ስልጣኔ የያኔው አስተሳሰብ ነገሮችን የሚያደርጉበትን መንገድ ለመረዳት እና ምንድነው ለማስረዳት ይጠቀምባቸዋል ማለት ነው። እና እንደዛ ነው ሙዚየም ማለት እና። እኔ ደግሞ ታሪክ እወዳለሁ ታሪክ እወዳለሁ። አይገርምም በጣም አሁን ላይ ከዚህ በፊት የነበረው ጥያቄ ላይ መልሼዋለሁ እና እንትን እየሆንኩኝ ነው። ራሴን በደንብ ሳየውና ስመለከተው በጣም ለማልፈልጋቸው ነገሮች ጊዜ እየሰ ለምፈልጋቸው ነገሮች ጊዜ እየሰጠሁ አይደለም አሁን በህይወቴ እኔ ማለት በጣም ነው ታሪክ የምወደው በጣም ነው ታሪክ የሚመስጠኝ። እና ለምንድነው የታሪክ መጽሐፍትን የማላነበው? ለምንድነው ከ እስካሁን ድረስ ለምንድነው? ምንም አይነት የታሪክ መጽሐፍ አንብቤ የማላውቀው? ለምንድነው ዶክመንተሪ እወዳለሁ? ከፊልም ይልቅ ዶክመንተሪዎችን ማየት እወዳለሁ። እና ለምንድነው እስካሁን አይቼ የማላውቀው? ዶክመተሪ አያለሁኝ እኮ በአማርኛ የተዘጋጁ ዶክመተሪዎች አያለሁኝ። ከዚህ በፊት የሰሩ እንደዚህ ታዋቂ ሰዎች የሰሯቸውን ነገሮች ምናምን የነሱንም መመልከት በጣም ነው የምወደው። እኮ ግን ለምንድነው? በጣም የምወደውን ያህል ጊዜን ያልሰጠሁት የምወደውን ያህል ምንድነው? ያልሰራሁበት ሌላው ቢቀር ያልሰራሁበት ለምንድነው? እያልኩኝ አሁን ነው ትዝ እያለኝ ያለው ማለት ነው። እና በህይወቴ ማድረግ ከምፈልጋቸው ነገሮች መሃል ወይ ደግሞ በሆነ አጋጣሚ አዲስ አበባ ብሄድ። የመጀመሪያ የማደርገው ነገር ሙዚየም መጎብኘት ነው። በጣም ትልቁን የአድዋን ሙዚየም። ከዛ ደግሞ ሌላ ደግሞ ድሮ ምንድነው? የሚባለው ይሄ መዛግብትና ቤተ መጻፍት ኤጀንሲ ነው ምናምን የሚባል በጣም ትልቅ የታሪክ ማዕከል አለና። እሱን ማየት እሱን ማጎብኘት ነው የምፈልገውና እሱን አደርጋለሁ። ከዛ ባለፈ ደግሞ ሀጼ ዮሐንስ ሙዚየም እኔ የምኖርበት ከተማ ያለ ሙዚየም አለ። እሱ ሙዚየም የሆነ ጊዜ በትምህርት ቤት ልንሄድ እንትን ብለን ተዘጋጅተን ምናምን ትኬት ተገዝቶልን ብር ከፍለን ምናምን ነገር። እንዴት እንደሆነ አላውቅም። ቀረሁኝ በሆነ አጋጣሚ ቀረሁ ሳልሄድ ቀረሁ እና። በጣም ደብሮኝ ነበር ስለቀረሁ ማለት ነው። ግን አሁን ላደርገው እፈልጋለሁ። አሁን ላደርገው እፈልጋለሁ። እንዳልኩት በቃ አሁን ላደርገው እፈልጋለሁ ከዚህ በኋላ ለምወዳቸውና ለምፈልጋቸው ነገሮች ጊዜ መስጠቴን እቀጥላለሁ።

በስራ ላይ ምን ተግዳሮት አለህ? በስራችን ላይ እስካሁን ድረስ በጣም ያ ያስቸገረን ነገር እየሰራንበት ባለነው ምየጣርንእ የሚባለው ስራ ዙሪያ የሚያውቁን ሊያግዙን የሚችሉ ሰዎች እስካሁን ድረስ አልማግኘታችን ማለት ብቻችን በሚባል ደረጃ የጣርን ነው። የመጀመሪያው ተግዳሮት ከራስ ከራሴም በግሌ የማየው አብራኝ የምትሰራ ጓደኛዬ ደግሞ እሷም ደግሞ በራሷ የምታየው ሁለታችንም ደግሞ አንድ ላይ እንደ እንደ ቡድን ደግሞ ስራ አፈጻጸማችን ላይ የምናያቸው አንዳንድ ያስቸጋሩን ነገሮች አሉ። እኛ ራሳችን ሰርተናቸው ልንፈታቸው የሚገቡ ማለት ነው እና እንደዚህ አይነት ተግራሮቶች አሉ ከዛ ባለፈ ግን የሚረዱን ሰዎች አለመኖራቸው። ኧ የሚያገናኙን ሰዎች በቃ እንትን በጣም እየፈለኩኝ ነው ኧ። እንዳልኩት ስራው በጣም በዚህ ነገር ላይ በጣም ያልተነካ ከዛ ባለፈው ደግሞ ባለፈ ደግሞ በጣም ብዙ ፈላጊ ያለው አይነት ኧ ስራ ነው። ምንም እንኳን ከትርፍ ጋር ከ ከ ገ ጋር ለገንዘብ ማግኛ ብለህ የምትሰራው ነገር አይደለም። ግን ብዙ ሰው ጋር ብዙ ወላጅ ጋር መድረስ የሚገባው መድረስ የሚችል አይነት ስራ ሆኖ ሳለ ግን እስካሁን ድረስ ኧ ስራው በጣም በዚህ ሀገር ላይ በጣም ያልተነካ ከዛ ባለፈው ደግሞ ባለፈ ደግሞ በጣም ብዙ ፈላጊ ያለው አይነት ኧ እሱ በጣም ደስ የማይል ነገር ነው። እሱ አንድ ተግዳሮት አለ ከዛ ደግሞ እንዳልኩት የሚያውቁ ሰዎች በዚህ ዙሪያ ላይ እውቀት ያላቸው ልምድ አላቸው ሊያግዙ የሚችሉ ሰዎች ማግኘት በጣም ከባድ ነው። ከዛ ባለፈ አስተማሪ ማግኘት በጣም ከባድ ነው። ሰራተኛ ከምንለው በላይ በጣም ችግር ሆኖብኝ ያለው ሰራተኛ ማግኘት ነው። እናገኛለን ትንሽ ካሰለጠንናቸው እና ትንሽ የሆነ ነገር ካስያዝናቸው በኋላ ከዛ ደግሞ በቃ ሁሉም ሰው ሲመጣ ለአዲስ ስራ አዲስ ነን ሁላችንም ስንጀምረው በጣም አዲሶች ነበሩ እና። አዲስ ትሆናለህ መጀመሪያ ከዛ በኋላ ግን እየለመድከው ስትመጣ ኧ ያው ስራው እያወቅከው እየተረዳኸው እየለመድከው አይደለም። የምትመጣው እ እንትን ላይ ግን ሲሆን አሁን ሰራተኛው ጋር ሲሆን ግን እንዳልኩት ሲመጡ አዲስ ናቸው ምንም የሚያውቁት ነገር የለም። እሱ ችግር የለውም። ከዛ አስተምረናቸው ስልጠና ሰተን እንዲህ ነው ብለን አሰልጥነን አስተምረን ምናምን ከዛ በኋላ እእ እንትን ይፈጠራል ማለት ነው። በመሃል ጥለውን ይሄዳሉ በቃ ከለመዱ ትንሽ በቃ እንደሚያግዙን ከገባን በኋላ ጥለውን ይሄዳሉ ወደ ሌላ ስራ ወይም አዲስ ስራ አገኘው ይሉናል ወይ በደሞዝ ምናምን ምክንያት ብቻ በተለያየ ምክንያት ጥለውን ይሄዳሉ እና እንዴት በጣም አስቸጋሪ ነገር እንደሆነ ማለት ነው። በጣም ሰላም የማይሰጥ ነገር ነው። ሰለሚያስጠላ እንዳልኩት ደግሞ ሰላም የማይሰጥ ነገር ነው የመረርም ማለት ነው እና ያልኩት ሰራተኛ መግኘት በጣም ተግዳሮት ሆኖብናል። አሁን ራሱ ቅርብ ጊዜ ከሶስት ወራት ምናምን በፊት የመጣች ልጅ ነበረች እና መጀመሪያ አካባቢ ብዙ ነገር ግር ይላት ነበረ ምንም ምንም ምንም የምታውቀው ነገር አልነበረም እና እኛ ራሱ በቃ እንትን እያለን ነበረ እንዴት ነው የምትረዳን? እያልን እሷ እኛን የምታግዝበትን መንገድ ለመፈለግ እየሞከርን ነበረ። እንዴት ልትረዳን ትችላለች? በምን ብናስረዳት ነው ምናምን እያልን ማለት ነው። ቀስ በቀስ ግን ከልጆቹ ጋር መዋል ስትጀምር ምናምን ነገሮች እየገቧት እየገቧት መጡ። በጣም ቅርብ ጊዜ ከሁለት ሳምንት ነው ምናምን በፊት በደንብ እንትን አድርገውናው ነበረ በደንብ አውቀነው ነበረ እየረዳችን እንደሆነ ማለት ማለት የሆነ ደረጃ ከፍ እንዳለች መጀመሪያ ከነበረችው የሆነ ደረጃ ያህል ከፍ እንዳለች ገብቶን እያወራንበት ነበረ። ከጓደኛዬ ጋር በጣም አሪፍ ሆናለች አሁንማ በደንብ ትረዳናለች ምናምን እያልን ከሳምንት በኋላ መውጣት እንደምትፈልግ ነገረችኝ እና። በጣም ያናድድና በጣም በትልቁ ደግሞ ተግዳሮት የሆነን ነገር ቢኖር ይሄ ከሰራተኛ ጋር በተያያዘ ነገር ነው።

ስራ አድካሚ ነው አድካሚ ነው አድካሚ አዎ አድካሚ ነው አድካሚ ነው። ያው የቢሮ ስራ ነው ከደንበኞች አገልግሎት ጋር በተያያዘ ስለሆነ ሙሉ ቀን በሚባል ደረጃ ምንም አይነት እረፍት የለውም። እውነቱን ለመናገር እረፍት የለውም። በጣም የ እንትን እያለን ነው የምንሰራው። ምንድነው? እያደከመን የምንሰራው ስራ ነው። ያው የቢሮ ስራ ነው ከደንበኞች አገልግሎት ጋር በተያያዘ ስለሆነ ሙሉ ቀን በሚባል ደረጃ ምንም አይነት እረፍት የለውም። እውነቱን ለመናገር እረፍት የለውም። በጣም የ ቁጥሩ አነስ ሊል ይችላል ግን በአብዛኛው እንዳልኩት በጣም አድካሚ ቆመን ነው የምታስተናግደው። ከዛ ደግሞ እንትንም ይጨምራል የምክር አገልግሎት ምናምን ይጨምር ለደንበኛ ስለምትሰጠው አገልግሎት ማስረዳት ያለውን ነገር ማስረዳት ያልገባቸው ነገር ካለ ገለጻ ማድረግ ከዛ ደግሞ እስኪጨርሱ ድረስ አብራቸው አብራቸው መሆን አገልግሎትን አግኝተው ከሄድ በኋላ ደግሞ ድጋሚ ለጥያቄ ሊመለሱ ይችላሉ። ሄደው ደግሞ ሲመለሱ ያለውን ነገር ማስረዳት ያለውን ነገር ለማሳየት መሞከር ምናምን የስራው አንድ አካል ስለሆነ ትንሽ ብዙ ባይሆንም በትንሹ አድካሚ የሚባል አይነት ስራ ነው የምሰራው። በጣም ከመቆሜ የተነሳ በተወሰነ መልኩ እግሬ አካባቢ የሆነ ህመም ከቅርብ ጊዜ ወዲህ እየተሰማኝ ነው። ምክንያቱም እንዳልኩት ቆመን ነው እናስተናግደውና ያደክማል። እኔንጃ ምናልባትም ሴራሚኩ ሊሆን ይችላል አላውቅም ወይም ማረገው ጫማ ምቾት እየሰጠኝ ስላልሆነ ይሁን ብቻ በማይገባኝ ምክንያት ባልገባኝ ምክንያት እንትን እያልኩኝ ነው። እግሬ እያመመኝ ነው ከቅርብ ጊዜ ወዲህ የሆነ የማበጥ ስነካው የማሳመም ምናምን አይነት ምልክቶችን ራሴ ላይ እያየው ነው። እና እንደዚህ አይነት ነገር አልነበረኝም በፍጹም። አልነበረኝም አሁን ነው እያስተዋልክ እየመጣህ ያለሁት እና ዞሮ ዞሮ ግን እንደዚህ አይነት ነገሮች አሉ። ከዛ ባለፈ ምን አለ? አድካሚ ነው አድካሚ ነው በጣም አድካሚ ነው። አንዳንድ ቀን ሊቀንስ ይችላል ድካሙ ሊቀንስ ይችላል። የተስተናጋጆች መጠን በቀነሰ ቁጥር ወይም የደንበኞች መጠን በቀነሰ ቁጥር ያው የስራውም አድካሚነት ወይም የስራ ጫናው ትንሽ ሊቀንስ ይችላል። ግን ደግሞ በአብዛኛው ጊዜ ብዙ ስራ ነው ያለው ብዙ ደንበኛ ነው ያለው እና አድካሚ የሚባል ስራ ነው የምንሰራው።

እጅ መጨባበጥ ትወዳለህ? አይወድም እኔ እንጃ አልወድም። እንትን ነው የምወደው እኔ በተለይ የቅርቤ ሰዎች ከሆኑ በጣም አጥብቄ ሰላም ማለት ነው የምወደው ሁሌም እዚህ እጅ መጨባብጥ ምናምን በጣም ቀላል ሰላምታ ነው የሚመስለኝ እና በተለይ ብናፍቃቸው ለምን ትላንት አላገኛቸውም ትላንት አግኝቻቸው ዛሬ ድጋሚ ባገኛቸው በደንብ አቅፌያቸው እያሳምኳቸው ምናምን ነው ሰላም ማለት የምፈልገው እንጂ ጭራሽ እጅ መጨባበጥ አይ እንደዛ አልወድም። ባይሆን ለምሳሌ ለስራ በስራ ምክንያት የማውቃቸው ሰዎች ምናምን ከሆኑ ምናልባት እጃቸውን ልጨብጥ እችላለሁ እንጂ ከዛ ባለፈ ግን እንትን የለኝም። የቅርቤን ሰዎች እንዳልኩት የቅርቤን ሰዎች እንደዛ አላደርግም እንደዛ አላደርግም። ከዛ ይልቅ አጥብቄ ሰላም ማለት አጥብቆኝ ማቀፍ መሳም ምናምን ነው የምወደው እና አንዳንድ ጊዜ ደግሞ እንደውም ቅርብ ጊዜ ያመጡት እነዚህ ወንዶች ሰላም ሲሉኝ ይሄ እጃቸውን ይጨብጡትና የኔን እጅ ጨብጬ አናጋጫለን ማለት ነው እጃችንን። እንዴት እንደምንጠላው አው ጭራሽ ማልወደው ስላምታ አሰጣጥ ማለት ነው። ምናልባት ወንድ ከወንድ ጋር ምናልባት እንደዛ ቢያደርጉት ምናምን አላውቅም እርስ በእርሳቸው ችግር ላይኖሩ ይችላል ግን እንዴት ነው ሴት እንደዛ ብለው ሰላም የሚሉት በጣም ነው የሚያስጠላው። ደስ አይለኝም። በፍጹም ደስ አይለኝም እና ደግሞ ለብዙ ወንዶች ተናግሬያለሁ። እጃቸውን ጨብጠው ሲልኩብኝ ማለት ነው እኔ ዘርግቼ ነው የምሰጣቸው እና ልክ ይሄ መደበኛ ሰላምታ ይሻላል እሱ ይሻላል። እጅ መጨበት ይሻላል ይሄ እጅ ጨብጦ ሰላም ከሚለኝና እጃችን ከሚያጋጭ እንትን ቢያደርግ ይሻለኛል። ዝም ብሎ ሰላም ቢለኝ ይሻለኛል እና ከዛን ደግሞ የማደርገው አብዛኛው ጊዜ ከዛ ደግሞ እንዳልኩት ከምወዳቸው ሰዎች ጋር ከምቀርባቸው ጓደኞቼጋ ምናምን ሲሆን ግን በቃ ሰላም ስንባባልም ተቃቅፈን ነው። ቻው ስንባባልም ተቃቅፈን፣ ተሳስመን ነው። እንደዛ ሲሆን ነው ደስ የሚለኝ እንጂ ይሄ መደበኛ እጅ መጨባበጥ ምናምን በፍጹም አድርጌው አላውቅም። እንደውም ከጓደኞቼ ጋር ስንሄድ መንገድ ላይ እጇን ይዣት ነው የሚሄደው በቃ እጃችንን እንደዚህ ተቆላልፈን ነው የምንሄደው ደስ ይለኛል። እና እንደዛ ነው የምወደው እንደውም በጣም ናፍቀኛለች ከተገናኘን አራት አምስት ቀን ሆኖናልና አሁን ስለሱ እያሰብኩኝ ናፈቀችኝ። ወይኔ ነገም አንገናኝም፣ ከነገ ወዲያ ነው የምንገናኘው እና ናፍቆኛለች በጣም እና እንደዛ ነው።

ስለ ፀጉር ተንከባክበህ ታውቃለህ ትወዳለህ አይገርምም? አዎ ፀጉሬን መንከባከብ እወዳለሁ በጣም የሚያምር ቆንጆ ሳየው ሁሌ መስታውት ላይ ራሴን ሳየው እምወደውም ሲያምር የምለው አይነት ፀጉር ነው ያለኝ። እኔና ከሆነ ጊዜ በኋላ እንትን ማለት ጀምሮ ነበረ መነቃቀል። መሳሳት ምናምን ጀምሮ ነበረ የተወሰነ። ምድን ነው የሚባለው። ሌላ መነቃቀል መርገፍ ጀምሮ ነበረ። በቃ ሳበጥረው ብዙ ፀጉር ነው የሚወጣው ካናቴ ላይ እና እንደዛ ነገር ጀምሮ ነበር። መጀመሪያ ከዛ በኋላ አሁን ላይ ትንሽ የተሻለው መጥቷል እንጂ ይቆራረጣል ከስሩ በጣም እየተቆራረጠ አስቸግሮኝ ነበረ። ከዛ ሰዎች የሚሉኝን ማንናቸውንም አይነት ቅባት ነበር የምትጠቀመው ማለት ነው። በቃ ሰዎች የሚሉኝን ሁሉ ይገዛው ነበር የምጠቀመው። እንትን ይሉኛል እንትን ብትገዢ ይሉኛል የሆነ ነገር ብትገዢ ይሉኛል። እሱን እገዛለሁ ምናምን እና ለሆነ ያህል ጊዜ። በቃ እንዳልኩት ሰዎች የሚሉኝን ነገር ብቻ እያደረኩ ነበረና ከዛ ግን ብዙ ለውጥ አልነበረውም። ከዛ ምን ማድረግ ጀመርኩኝ። በቃ ቤት ውስጥ በአንዳንድ ነገሮችን እያየሁ ቪዲዮዎችን እየተመለከትኩ ምናምን። ራሴን መንከባከብ ፀጉሬን መንከባከብ እንዳለብኝ ገባኝ ማለት ነው። ከሆነ ጊዜ በኋላ አሁን ላይ ጤናማ የሚባል ፀጉር ነው ያለኝ አሁንም ድረስ የሆኑ አንዳንድ ጊዜ። የመርገፍ አይነት ስሜት የመርገፍ አይነት ምልክቶች አይበታለሁ። እንትን አይደለም ሙሉ በሙሉ ትቶታል ምናምን ለማለት ሳይሆን። አይበታለሁ ትንሽዬ መርገፍ አይነት ነገር አይበታለሁ ከዛ ውጪ ግን። ጥሩ ነው ያለው። ያን ያክልም እንትን አይደለም ያን ያክልም። በጣም ያሳስበኛል ፀጉሬ እንትን ሲል ፀጉሬ ሲበላሽ። ያሳስበኛል በቃ ለሴት ልጁ ውበቷ እኮ ፀጉሯ ነው አይደል? በቃ ማዕረጓ ነው ውበቷ ነው። በጣም በትልቅ ውበት የሚጨምርልን ነገር ስለሆነ። በተቻለ መጠን እህ ፀጉሬን መንከባከብ ሁሌ እንዳማረበት እንዲቆይ ማድረግ እፈልጋለሁኝ ሁሌ እንዳማረበት ሁሌ እንዳማረብኝ ፀጉሬ እንዲቆይ እፈልጋለሁና። እንከባከባለሁ እንከባከባለሁ በወር አንድ ጊዜ ነው የምታጠበው ብዙ ውሃ ስታጠበው በሳምንቱ በየሳምንቱ ወይ በሳምንት ሁለት ጊዜ። ወይ በየሁለት ሳምንቱ አንድ ጊዜ ምናምን ስታጠበው ውሃ ይበዛበታልና። ውሃ ሲበዛበት ደግሞ ይቆራረጣል ፀጉሬ አይስማማውምና። አሁን ላይ ግን በወር አንድ ጊዜ ብቻ አታጥበዋለሁ። ከዛ በኋላ ማልሰሻዎችን እጠቀማለሁ እንዲለሰልስ እንዳይሰባበር ጥንቃሬውም እንዳያጣ ከስር ደግሞ የመድረቅ አይነት ነገር እንዳይኖረው። ይሄ ፎር ኦፍ ፎር ምናምን የሚባሉ ነገሮች እንዳይ እንዳይኖሩ። በተቻለ መጠን ለመንከባከብ እሞክራለሁ። አሁን ራሱ በመቼ ነው የሰራሁት ከሶስት ቀን ከአራት ቀን በፊት የተሰራሁት ፀጉሬ ነው። እና እንዴት እንደወደድኩት እንዴት እንደወደድኩት። በቃ ትንሽ እንትን ብሏል ፍሪዙ ትንሽ ወርዷል ነገር ግን። በጣም የሚያምር ነው ያለው አሁንም ድረስ በጣም በጣም ነው የወደድኩት። የሚገርመኝ ነገር አንዳንድ ጊዜ ፀጉሬ እንደዚህ የሚሆን አይመስለኝም። በጣም ሻካራ በጣም ለመያ ማለት ለማስያዝ ወይ ስታይል ለማደግ የማይመች አይነት ፀጉር አለኝ ብዬ ነበር የማስበው ግን እሱ አይደለም ለካ በጣም ነው የሚያምረው። እንደዚህም ሆኖ ሳየው ያምራል በቃ እና ተኩላችንን መንከባከብ አለብን ያው። ልናውቀው የምንገባው የሚገባው ነገር የፀጉራችን አይነት ምን አይነት እንደሆነ። ምን ስናደርገው እንደሚበጣጠስብን ምን ስናደርገው ደግሞ ሀሪፍ እንደሚሆን በደንብ ማስተዋል አለብን። ብዬ አስባለሁ ያንን ማስተዋል ከዛ ባለፈ ደግሞ ሰው ያለንን ሁሉ ለማድረግ አለመጣር። ማለት ይሄን አድርጊ ያኛዋን አድርጊ ይሄን አድርጌ ስንባል ሁሉም ነገር መሞከር ነው የምንፈልገው። እና ለኛ የሚሰራው የትኛውንም? የትኛው ነው ብለን? ለኛ የሚሰራልንን ለማወቅ ነው መሞከር ነው እንጂ ሰው ያለንን ሁሉ ለማድረግ መሞከር ጥቅም የለውም ብዬ እያሰባለሁ።

ከቤት ስራህ ምን ያህል ይርቃል? ቅርብ ነው ብዙ አይርቅም አንድ አምስት አስራ አምስት ደቂቃ ምናምን በእግሬ ከሆነ የምሄደው አንድ አስራ አምስት ደቂቃ ይወስድብኛል። ግን አዛኛው ጊዜ በጊዜ አይደለም የምገባው። ቅርብ ሲሆን ትሰንፈለህ መሰለኝ አይደለ ከሩቅ የሚመጡ ሰዎች እንደውም አይዘገዩም በሰአታቸው ነው የሚመጡት። ድሮ ተማሪ ሆነን ከቤት ትምህርት ቤት በጣም ቀርብ ነበር ቀርብ ማለት የሁለት ደቂቃ የሶስት ደቂቃ መንገድ ማለት ነው በጣም ቅርብ። ከዛ እኔ በጣም ነው አልወድም ነበር እንደዛ መሆኑ ደስ አይለኝም ነበር። ሩቅ እንዲሆን ነበር የምፈልገው ምክንያቱም ጓደኞቼ ለታክሲ ተብሎ ብር ይሰጣቸዋል። በሚሰጣቸው ብር ደግሞ ፓስቲ ይገዛሉ ምናምን ጣፋጮችን ይገዛሉ ምናምን እና እኔ ደግሞ ለምንም ብር አይሰጠኝም ነበረ። እንዳልኩት ለታክሲ ተብሎ እንዳይሰጠኝ በጣም ቅርብ ነው። ታክሲው ከዛ በኋላ ደግሞ በቃ በነጋታው መጥተው የሚያወሩልን ታሪክ የሚያወሩልን ታሪክ አለ። መንገድ ላይ እየሄድን እኮ እንደዚህ አደረገን እንትና እንደዚህ አደረገ እንትና እንደዚህ አደረገች እያልን ያወሩልናል ማለት ነው። ሩቅ የሆነ ቤታቸው ያወሩሉናል እና እንዴት ትቀና እንደነበረ በጣም ነበር የምቀነው። እኔ ምነው የቤቴ ሩቅ በሆነ አልነበረ። በቃ የነሱን ወሬ ለመስማት ከጓደኞቼ ጋር እያወራ እንድንሄድና እነሱ የሚገጥማቸው ነገሮች ማየት ስለምፈልግ ብቻ ቤቴ ሩቅ እንዲሆን እመኝ ነበረ። ከዛ ዘበኛችን ያቁናል ቅርብ ቤታችን የሆኑ ሰዎች ያቁናል በጣም ቅርብ ከመሆኑ የተነሳ ማለት ነው። እና ስለሚያውቀው ዘግይተን ስንመጣ በቃ ከሌላው ተማሪ በእንትን በጠና መንገድ ነው እንትን የሚሉን። ምንድነው የሚባለው የሚቆጡን ምናምን አንቺ ምንድነው እዚህ አይደለም እንዴ ቤትሽ ቅርብ ሆኖ እንዴት ትዘጋያለሽ ምናምን ይሉኛል ማለት ነው። እና ቅርብ ሲሆን ትዘገያለህ አብዛኛው ጊዜ ቅርብ የሚመጣ ሰው ነው በጥንቃቄ ሰዓትን ቆጥሮ የሚመጣው እና እኔም አደርጋለሁ። አምስት ደቂቃ ምናምን ሲቀረው ከቤት ለመውጣት ሞክረው አብዛኛው ጊዜ ማለት ነው በጣም አብዛኛው ጊዜ ከዛ ታክሲ ይዤ በአምስተኛው ደቂቃ ስራ ቦታ ይደርሳል ነው ማለት ነው። በታክሲ ከሆነ የምሄደው ከሶስት እስከ አምስት ደቂቃ በቃ ይወስዳል። በእንትን ከሆነ ግን የምሄደው በ በግሬት ከሆነ ግን የምሄደው አምድ አስራ አምስት ደቂቃ ይወስድብኛል። አስራ አምስት ደቂቃ በቃ አስራ አምስት ደቂቃ ይወስዳል። እና በጣም ቅርብ ነው ሩቅ የሚባል አይደለም ቅርብ ነው። ገና አሁን ስላደኩኝ ቤቴ ቅርብ መሆኑ አያሳስበኝም እንደውም በጣም ስለሰነፍኩኝ የታክሲዎች እያደረኩኝ ስለሆነ ነው። እንጂ በወር ውስጥ እኮ ለምሳሌ ሁለት ጊዜ እንኳን ብመላለስ አነሰ ከተባለ ሰላሳ ብር ነው የምወጣው። ሰላሳ በሰላሳ ዘጠኝ መቶ ብር ማለት ነው ዘጠኝ መቶ ብር ለታክሲ ብቻ በየወሩ አውጣለሁ ማለት ነው። እና በፍጹም ልክ ያልሆነ ነገር ነው በፍጹም ልክ ያልሆነ ማለት ነው እና ምንም አስፈላጊ አይነቶች አይደለም ራሱ። ምክንያቱም በእግሬ መሄድ እችላለሁ በቃ ከአሥራ አምስት ደቂቃ በፊት ወጥቼ በእግሬ መሄድ እየቻልኩኝ። ለምንድነው ለታክሲ የማወጣው ይሄን ያህል ብር በየወሩ ለምን አወጣለሁ? ቤቴ ርቁ ቢሆን ደግሞ ምን አደርግ ነበር በጣም ቅርብ ነው ምንም አይነት የታክሲ ውጪ የለብኝም። ግን እንዳልኩት በቃ በጣም ዘግቼ ስለምወጣ ከቤት እና ቢሮ ደግሞ ስነ ስርዓት በሰአቴ መድረስ ስላለብኝ። በታክሲዬ ስለምሄድ አንድ አምስት ደቂቃ ይወስድብኛል።

ጠዋት ወይስ ማታ ሰው ነህ? ሁለቱ ሁለቱ ማለት አይቻልም። ሁለቱ እኔ የጠዋትም ሰው ነኝ። ማለት የጠዋት ሰው ነኝ ማለት በጧት ተነስቼ የሆነ የሆነ አይነት። ወስኛለሁ በቃ እኔ የጠዋት ሰው ነኝ። እኔ የጠዋት ሰው ነኝ በጠዋት ተነስቼ ማድረግ ያለብኝን ነገር ማድረግ እምወድ እማደርግ የምፈልግ ሰው ነኝ በቃ ህይወቴ ከዚህ በኋላ እንደዛ ነው የሚሆነው። ጠዋት ሁሌ በየቀኑ ሁሌ በየቀኑ አስራ አንድ ሰዓት ላይ ነው የምነሳው ከነገ ጀምሮ ከዛሬ ጀምሮ። አስራ ሁለት አድርጌው ነበረ ግን ያንሳል በቃ አስራ ሁለት ያንሳል ስለዚህ አስራ አንድ ሰዓት ላይ ነው የምነሳው። አስራ አንድ ሰዓት ላይ ተነስቼ ማድረግ ያለብኝን ነገሮች አድርጌ በቃ ከዚህ በኋላ ከነገ ጀምሮ በጧቱ አስራ አንድ ሰዓት ላይ ተነስቼ አንዳልኩት ማደግ ያሉብኝን እያንዳንዱን ነገሮች አድርጌ። ሻወሬን ወስጄ ቁርሴን በልቼ ተረጋግቼ መጽሐፍ ቅዱሴን አንብቤ ጸሎት አድርሼ አካላዊ እንቅስቃሴ አድርጌ። ህይወቴ እንደዛ እንዲሆን ነው የምፈልገው። በቃ አይ ዶንት ዋንት። ከዚህ በላይ ቀልድ አልፈልግም። ከዚህ በላይ በህይወቴ ላይ ቀልድ አልፈልግም። ደግሞ እኮ እወደዋለሁ። በጧት መነሳት እወደዋለሁ በጣም ነው የምወደው። በጧት ተነስቼ እንትን ስል በቃ። ምንድነው ንቅትክት ብዬ ስሰራ ምናምን ራሴን ሁሌ ነው የማገኘው እና ይሄን ያህል የምወደው ነገር ለምንድነው ለራሴ የምከለክለው? ለህይወቴ መሻሻል ህይወቴ መቀየር። አስፈላጊ የሆነ ይሄን ያህል አስፈላጊ የሆነ ነገርን ለምንድነው? የራሴን ማድረግ የሚያቅተኝ። ስለዚህ አይሆንም ከዚህ በኋላ እንዳልኩት ወስኛለሁ በጠዋት ነው የምነሳው ሁል ጊዜ ስራም ቢኖረኝ ባይኖረኝም። ሁሌም ጠዋት አስራ አንድ ሰዓት ላይ ተነስቼ ማድረግ ያለብኝን ነገሮች አድርጌ። ከዛ በኋላ ነው ለስራ ወይም ለቀኑ የምዘጋጀው። እና ለዛ ነው የማደርገው ከዚህ በኋላ እንደውም ቅጣት አደርግበታለሁ። በየቀኑ አስራ አንድ ሰዓት ላይ ካልተነሳው። እቀጣለሁ እቀጣለሁ። በየቀኑ አስራ አንድ ሰዓት ላይ ካልተነስተው። እቀጣለሁ ሁለት መቶ ብር እቀጣለሁ በየቀኑ ማለት ነው እና እንደዛ አደርጋለሁኝ ከዛ በኋላ። ምን አለ ሌላ? ማደረግ ያሉብኝን በቃ አላውቅም ብዬ አስብ ነበረ በህይወት ውስጥ ምን ማደግ እንዳለብኝ እኔ እኮ አላውቅም። ምናምን ብዬ አስብ ነበር እንዴ ቀላል አውቃለሁ። በደንብ ነው የማውቀው። ደግሞ አለማወቅ አይቻልም በቃ አለ አይደለ። ውስጣችን የተቀመጠ ነገር ነው መሆን የምንፈልገው መሆን የምንችለው። ነገር ውስጣችን የተቀመጠ ነገር ነው የትም አይሄድምና። የት ይሄዳል? የትም አይሄድም አለ ውስጤ እና አውቀዋለሁ ደግሞ። በየጊዜው አያለው ራሴን። መሆን የምፈልገው ማድረግ የምፈልገው ነገር። ለማድረግ ስሞክርና ስጥር አየዋለሁ ራሴን ሁሌም እና። ምንም ሌላ መንገድ የለውም በቃ ለመሻሻል ህይወትን ለመቀየር የተሻለ ሰው ለመሆን። ማድረግ ያለብን ካም ለማድረግ ቁርጠኛ መሆን ብቻ ነው እንጂ የሚያስፈልገው ሌላ ምንም የሚያስፈልግ ነገር የለውም። እና እንዳልኩት ካሁን በኋላ ወስኛለሁ በጠዋት ነው የምነሳው። በተፈጥሮ የጠዋት ሰው ነኝ እንደገና ደግሞ የማታም ሰው ነኝ የሚገርመው ነገር ማታም ማምሸት እችላለሁ እስከሆነ ሰዓት ድረስ ማምሸት እችላለሁ። ከዛ ደግሞ ማታ ወጥቼ አምሽቼ። ሰማዩን እያየሁ ምናምን ማየት። በጣም ነው የምወደው በጣም ነው የምወደው። እና ለምን ይሄንን የምወደውን ነገር በጣም የሚያሳሳኝን ነገር እንዴት ለራሴ መስጠት ያቅተኛል? ስለዚህ እንደዛ ነው የማደርገው አደርገዋለሁ። በየቀኑ አደርገዋለሁ ከዚህ በኋላ እንዳልኩት ደግሞ ቅጣትም ስላደረኩበት። በየቀኑ አደርገዋለሁ ደስ እያለኝ ማለት ነው።

በልጅነትህ ስለ በልጅነትህ የመኖርያ ቤትህ ንገረኝ ያደኩበት ቤት በጣም ሚያምር ቤት ነው። ትልቅዬ የቤተሰቦቼ ቤት ላይ ነው ያደኩት በጣም ትልቅ ቤት ነው። በዛ ላይ ደሞ ትልቅ ብቻ ሳይሆን ሰፊ ብዙ ጎረቤቶች የተወሰኑ ገረቤቶች ያሉት ሰፊ ቤት ውስጥ ነው ያደግነው በጣም ትልቅ ሚባል ቤተሰብ ውስጥ ነው ያደኩት። እና ብዙ እንደዚ አትክልቶች ምናምን ያሉት አይነት ግቢ አይደለም። እንዳለ ዙሪያውን ቤቶች ናቸው የተሰሩትና የኛ ቤት ከፊትለፊት አለ በጣም በትልቁ የተሰራ። እንደውም በቅርብ ጊዜ ታድሶ ሚያምር ቤት ወቶታልና ከፊት ለፊት እሱ ቤት አለ። ከሁለቱም ጎን ደሞ ሌሎች የተሰሩ ቤቶች አሉ እነዛ ተከራዮች ይዘውታል ማለት ነው። ከዛ አነስ አነስ ያሉ አትክልቶች አበቦች ጎማ። ይሄ ጣሳ ሚመስሉ እንትኖች ላይ ተተክለው ሚታዩ እንትኖች አሉ ሚታዩ ተክሎች ምናምን አሉ። ከዛ ውጪ ግን ይሄ በትልቁ በዛፍ ምናምን ወይ ደሞ ብዙ ጥቅጥቅ ያለ አትክልት ምናምን ያለበት ግቢ አይደለም እንደዛም ሆኖ ግን ንፁና ሰፊ ሲታይ በጣም ሚያመር ግቢ ውስጥ ነው ያደኩት። ቤቴን እወደዋለው በጣም ቤታችንን በጣም ነበር ምወደው የልጅነት ቤቴ ነው። የልጅነት ብዙ ብዙ ትዝታዎችን እዛ አይደለ እዛ ነው የተወለድነው እኔና ታናናሾቼ እዛ ነው የተወለድነው። ሌሎቹ ልጆች ሌሎቹ ወንድሞቼ ሌላ ቦታ ነው የተወለዱት። እኔና ታናናሾቼ ግን እዚ ቤት ውስጥ አሁን የቤተሰቦቼ ቤት እየኖርንበት ያለነው ቤት። ውስጥ የተወለዱትና ብዙ ትዝታ አለን በጣም ብዙ ብዙ ትዝታዎች አሉን። እንደውም የድሮ ቤታችን ይበልጥ ትዝ ይለኛል አሁን እንዳልኩት ፈርሶ ከእንደገና ተሰርቶ አንዳንድ ነገሮቹ ታድሷል። የድሮ አይነት ይዞታ የላቸውም። እና ከመታደሱ በፊት የነበረው ቤታችን ግን በደንብ በስነ ስርዓት ትዝ ይለኛል። እሱ ጋር መሆን በጣም የበዛ ትዝታ የነበረን። እሱ እኛ ቤት ላይ ነው ማለት ነው። እና በጣም ሚያምር ቤት ነበረ። በጣም ሰፊ ነው ግቢው እንዳልኩት ግቢው ሰፊ ነው። እንደፈለግን የመጫወት እንደፈለግን እንሮጥበት እንዘልበት የነበረ ግቢ ነው። ሚያምር ቤት ነው የድሮ እንትን ነው ከዛ ደሞ ከፊት ለፊት ከበር ገና ስትገባ በፊት ለፊት በድንጋይ የተቀረጹ የሆነ የሆኑ መስቀል ሌላ ምን አለ? ቀለሙ በራሱ እኔ ምወደው አይነት ነው አሁን ላይ ራሱ የራሴ ቤት ሲኖረኝ ላደርገው ምወደው አይነት የድንጋይ እንትን የለም። የድንጋይ ቀለም የ የድንጋይ ቀለም ማለት። ይሄ ድንጋይ በቃ እሱ እንትን ሳይሆን ማለት ቀለም ሳይቀባ በራሱ በተፈጥሮ ቀለሙ አለ ቅርጽ የተለያዩ ቅርጾች ተሰርተውበት ምናምን እና በጣም ነው ሚያምረው። እሱ ነገር ከዛ ጫፍ ጫፋ ላይ ጥቆር ቀለም ቀብተውት ምናምን እንዴት ያምር እንደነበረ ማለት ነውና። ሁሌ እሷ ትዝ ትለኛለች እንደዚ አይነት ነገር ነበረው። እሱ ነገር ትዝ ይለኛል።

በምታጠቢያው ቤት ውስጥ ትዘምራለህ? አይ ኧረ በፍጹም። ስልኬን ይዤ ነው የምሄደው አብዛኛው ጊዜ ስልኬን ይዤ ነው የምሄደው አብዛኛው ጊዜ። አንዳንድ ጊዜ ስልኬን ትቼም ልሄድ እችላለሁ። ግን በአብዛኛው ግን ስልኬን ይዤ ነው የምሄደው። ስገባ ከዛ ስልኬን ይዤ ቪዲዮ እያየሁ ምናምን ነው። የምታጠቢያ ቤት የምትጠቀመው ማለት ነው። ከዛ ሻወር የምወስድ ከሆነ ግን ምን አደርጋለሁኝ? ግዴታ ሙዚቃ ከፍታለሁ ሙዚቃ ከፍቼ እንትን ነው በቃ ለኔ ውሃ ማለት በቃ መዝናኛ ቦታዬ ነው። ለኔና እየተዝናናሁ እየጨፈርኩኝ አብሬ እየዘመርኩ አብሬ እየዘፈንኩ ምናምን ነው። መውሰድ የምፈልገው እና እንደዛ ሲሆን ደስ የሚለኝ ከዛ ደግሞ ተረጋግቼ ነው። ወደ መውሰድ የምፈልገው መታጠብ የምፈልገው በጣም ተርጋግቼ ነው። እንጂ የሆነ እየተጣደፍኩኝ ምናምን ነገር አልፈልግም። እና ሙዚቃ እከፍታለሁ ስልኬን ውሃ በማይነካባት ቦታ። አስቀምጣትና ውሃ በማይነካት ቦታ ላይ አስቀምጣትና ሙዚቃ ከፍቼ እንዳልኩት አብሬ እየጨፈርኩ አብሬ እየዘመርኩ አብሬ እየዘፈንኩ መስማት ነው የምወደውና እንደዛ እወዳለሁ። በቃ እናቴ በቃ አንዳንድ ጊዜ ትቆጣኛለች ነገር ስልኬን ይዤ ከገባሁ ቶሎ እንደማልወጣ ስለምታውቅ ካየችኝ ትነጥቀኛለች ከበርም ቢሆን አምጪ ምናምን ትለኛለች። ስልክሽን ይዘሽ ይዘሽ ከገባሽማ ቶሎ አትወጪም ምናምን ትለኛለች። እና በዛ ነው የምታወቀው። ከዚያ ደግሞ በየቀኑ ነው መታጠቢያ ቤት የምገባው በየቀኑ ነው ገላዬን የምታጣበው። በየቀኑ እና በየቀኑ እንደዛ ስዘገይባቸው ምናምን ምናምን አምረዋል መሰለኝ። አንዳንዴ እንደዛ አይነት አስተያየት ይሰጡኛል። አንቺ እኮ ከገባሽ አትወጪም እንትን ካልሽ ምናምን ምናምን ይሉኛል። እንደዛ ቡሉ እኔ ስለምወድ እንዳልኩት በቃ ረዘም ያለ ጊዜ ዝም ያለ ሻወር መውሰድ ነው የምፈልገው። እና በተቻለኝ መጠን ጊዜ መውሰድ ነው የምፈልገው። ተረጋግቼ እየጨፈርኩኝ እየደነስኩኝ አብሬ እየዘፈንኩ ምናምን ሙዚቃ እየሰማሁ እንደዛ ሲሆን ነው ደስ የሚለኝና እንደዛ አደርጋለሁኝ። ከዛ ባለፈ በቃ ያኑ ማደርገው። ስልኬ ይዤ ነው የምሄደው እንዳልኩት ምናልባት ይሄ ልምድ የኔ ብቻ አይመስለኝም ብዙ ሰው እንደዛ ያደርጋል። እንደውም እንደውም መታጠቢያ ቤት ነው ማለት ለመታጠብ ስገባ ነው እንደዛ የማደርገው። ለመሽናት ገብቶ አንድ ሰዓት መሆን የሚቆይ ሰው አለ። ሽንቱን ሽንቴን ልሸና ብሎ ይገባና ስልኩን ይዞ በቃ ሙሉ ቀን እዛ የሚሆን ሰው አለና። ብዙ ሰው የሚያስመርር ማለት ነው። አብረውት የሚለውን ሰዎች የሚያስመርር በሚያስመርር ደረጃ በጣም ሽንት ላይ የሚቆይ መጠራጃ ቤት ላይ ማለት ነው በጣም የሚቆይ ሰው አለና። እንዳልኩት ነው ስልካችን ይዘን የምንገባው አይታወቀንም አስር ደቂቃ የሚለፋ አምስት ደቂቃ የሚለፍ አይታወቅም። ቪዲዮ እያየን እየሳቀን ምናምን ነው አይታወቅህም ምን ያህል ሰዓት እንደሄደ ምን ያህል ሰውም እያስጠበቅክ እንዳለ አይገባህምና። አለ እንደዚህ አይነት ነገር እኔም ጋር አለ። ያው ጥሩ ነው መጥፎ ነው አላውቅም ብቻ ግን ጥሩ ልምድ ይመስለኛል በተለይ የሻወሩ በጣም አሪፍ ልምድ ነው። እኔንጃ ማቆም አይመስለኝም አብዛኛው ጊዜ በቃ እንደዛ ነው እንስራ ሻወር ለመውሰድ ገባ። ሙዚቃ ከፍዬቼ ለዛውም በጣም በትልቁ በትልቁ እንደውም ከፍቼም መስማት የምፈልገው እንዳልኩት አብሬ እየዘፈንኩ እየጨፈርኩ ስለሆነ። የምወስደውን ያህል ጊዜ ወስጄ ተረጋግቼ መታጠብ ነው የምወደው።

ቃልህን ትጠብቃለህ። ብዙ ጊዜ እንደውም እኔ ቃል የምገባ አይነት ሰው አይደለሁም። በፍጹም እማደርገው ነገር ካለ ወይ ደግሞ ለማድረግ የምፈልገው ነገር ካለ እንዲሁ ሳልናገር የማደርግ አይነት ሰው ነኝ። አስቀድሜ ቃል ገብቼ ራሴን ማሰር አልፈልግም። በአብዛኛው ግን ደግሞ የገባሁትን ቃል ደግሞ በተቻለ መተን ለማክበር ወደ እፈልጋለሁ እጠብቃለሁ አንዳንድ ጊዜ ግን ምን ቅር ያሰኘኛል። እንትን ይበዛል ለሰዎች ከምገባው ቃል ይልቅ ለራሴ የምገባው ቃል ይበዛል። ይበዛል ከእንደዚህ አደርጋለሁ ከዚህ በኋላ እንደዚህ አደርጋለሁ እላለሁ። ከ ከራራሴ ጋር ባለኝ ንግግር ማለት ነው። እና እንደዛ አደርጋለሁ። ከራሴ ጋር ከዛ በኋላ ግን እንዴ ለራሴ ከማደርገው ከገባሁት ቃል ይልቅ ለሰዎች የገባሁትን ቃል ለመጠበቅ ነው ይበልጥ ምጨነቀው ማለት ነው። ሰዎች ስለሚሉት ሰዎች ስለሚያስፈልጋቸው ወይ ደግሞ ሰዎች ስለ ስላልኳቸው አደርግላቸዋለሁ ብዬ ስላልኳቸው ነገር ነው ይበልጥ እምጨነቀው። ይበልጥ እሚያሳስበኝና ገርሞኛል በጣም አሁን ነው እንትን እያለኝ ያለው። ምክንያቱም እንዳልኩት ለራሴ እንዲህ ማድረግ እፈልጋለሁ እንዲህ አደርጋለሁ ከዚህ በኋላ ምናምን ብዬ ለራሴ ቃል እገባለሁ። አንዳንድ ነገሮች ላይ እና ከዛ ግን ይበልጥ ለመተግበር እምትጠረው ግን ለራሴ የገባሁት ቃል ሳይሆን ለሰዎች የገባሁት ቃል ነው። ይበልጥ ስጠብቅ ራሴን እማገኘው ማለት ነውና። ቃል መበቅ በጣም ትልቅ አቅም በጣም ትልቅ ስብእና በጣም ሊከበር እሚገባው ነገር ነው። በተቻለን መጠን ቃል ስለምንገባው ነገር ማወቅ ቃል እየገባንው ስላለን ነገር እርግጠኛ መሆን ይገባናል ብዬ አስባለሁ። ከዛ ውጪ ግን እንተን አይደለም ይሄ ምንድነው? እሚባለው እንዳልኩት የራሳችንን ማስጨነቅ የለብንም። እራሳችንን ማስጨነቅ የለብንም። ቃላችንን መጠበቅ አለብን ግን ደግሞ አለመጠበቅም ችግር የለውም። ማለት አንዳንድ ጊዜ ምን ሲሆን አየዋለሁኝ ለሆነ ሰው እመጣለሁ ብዬ ቃል እገባና ወይ እንደዚህ አደርጋለሁ ብዬ ቃል እገባና ችግር የለውም አደርግልሃለሁ ምናምን ብዬ ከዛ ከአቅሜ በላይ የሆነ ማድረግ እማልችልበት ሁኔታ ውስጥ ራሴን አገኘዋለሁ። እና በቃ ቃል ስለገባሁ ብቻ ካፌ እጅ ቃል ስለወጣች ብቻ ራሴን እንዴት እንደማስጨንቅ ማለት ነው። እና ማለት ይሻራል ችግር የለውም። ደውሎ ይቅርታ እንደዚህ ስለሆንኩኝ ነው። እንደዚህ ስላጋጠመኝ አልችልም ምናምን ማለት ይቻላል። አይቻልም ይቻላል። ስለዚህ ቃል መጠበቅ እንዳልኩት ትልቅ ነገር ነው። ቃልን መጠበቅ የተናገርከው ነገር አደርገዋለሁ ያልከው ነገር ማድረግ በተለይ በተለይ ደግሞ ከሰዎች ይልቅ ለራሳችን የገባነው ቃል እሱ ነው እሚያሳስበኝ። በቃ የምር ለራሴ እሰጥሻለሁ ብዬ ቃል የገባሁለት ማንነት አለ እሰጥሻለሁ ብዬ ቃል የገባሁላት ህይወት አለና ያንን ቃል መጠበቅ እፈልጋለሁ። ለሰዎች ከገባሁት ቃል ይልቅ ለራሴ ቃል ለራሴ እምነት ለራሴ ዋጋ ለምሰጣቸው ነገሮች መታመን እፈልጋለሁና። እንደዛ ሳይሆን ሲቀር ይደብረኛል። በጣም እንደውም ሌላ ሰው ብታስቀይም ይሻላል ራስህ ከምታስቀይም ምክንያቱም በቃ ራስህነሀ ከማንም ከምንም በላይ ራስህን እምታቀው አንተ ነህ። ከምንም በላይ ራስህን እምትረዳው አንተ ነህ። እና እንትኑ በጣም አደገኛ ይመስለኛል ምንድነው? ህመሙ በጣም አደገኛ ይመስለኛል ለራስ የተገባ ቃል አለመጠበቅ በጣም አደገኛ ነገር ይመስለኛል። እና ሁላችንም እዛ ጋር መስራት አለብን ብዬ አስባለሁ።

የቴክኖሎጂ ችግር ሲያጋጥምህ ምን ታደርጋለህ? ከቴክኖሎጂ ጋር በተያያዘ ችግር ሲገጥመኝ። ምን አደርጋለሁ ያው አንድ ቴክኖሎጂ ችግር ሳገጥመው ደግሞ እኮ። ሌላ ቴክኖሎጂ ይፈታዋል አይደል? ስለዚህ ሌላ ቴክኖሎጂ ለመጠቀም እሞክራለሁ ማለት ነው። ለምሳሌ ስልኬ የሆነ የሆነ ነገሮችን መስራት እቢ ቢለኝ ባይሰራልኝ ወይ በሌላ ስልክ ምን ልስል እንዴት ላድርግ ብዬ እጠይቃለሁ። ወይ ደግሞ በላፕቶፕ ሰርች ለማድረግ እሞክራለሁ ለመፈለግ እሞክራለሁ መልሱን ምን ላድርግ ብዬ ማለት ነው። እና በቴክኖሎጂ ችግሮች መፍትሄያቸው ቴክኖሎጂ ነው ሌላ ቴክኖሎጂ። እርስ በእርስ የሚደጋገፍ እርስ በእርስ መፍትሄ የሚሰጣጥ አይነት ነገር ስለሆነ እንትን አይደለም። ምንድነው? የሚባለው ያን ያክል ያንክል የሚያስቸግር ነገር አይደለም ብዬ አስባለሁ። እንደገና ደግሞ ጓደኞች አሉኝ ወንድሞች አሉኝ። በቴክኖሎጂ ዙሪያ ከእኔ በላይ ምንድነው እውቀት እና ልምዱ ያላቸው ጓደኞች ስላሉኝ። ለእነሱ እሰጣቸዋለሁ በተለይ አንድ ጓደኛዬ በጣም ጎበዝ ነው። ምንም ነገር ብትሰጥ እንትን አይደለም አሁን የእናቴን አይነት እኔን የምታደንቅበት የእናቴ ማለት ነው። ስልኳ ሳይለንት ቢሆን ትጠራኝ እና ምንድነው ስልኬ ይደወላል ግን ድምጽ አያወጣም ምናምን ትላለች ከዛ በኋላ። ማስተካከያው ጋር ገብቼ ምንም እኮ ነው በቃ ድምፁ ስላጠፋችው ሳይለንት ስላደረገችው ነው። የጠፋው ድምጽ መልሼ ድምጽ ጨምሬ ምናምን እሰጣታለሁ አሁንስ ምናምን እላታለሁ። እሰይ የኔ ልጅ በቃ ደስ ይላታል ትልቅ ነገር የሰራሁላት ነው የሚመስላት። ወይ ደግሞ ትልቅ እውቀት ይመስላታል ያንን መቀየር ማለት ነው ለሷ ትልቅ ሊሆን ይችላል እርግጥ ነው ግን። እኛ ቴክኖሎጂው ሁሉም ነገር ስማርት ስልኮቹ የደረሱበትን ደረጃ ስለምናውቀው ምን ያህል ትንሽ ነገር እንደሆነ እንረዳዋለን። ግን እሷ እድናቆቷ በቃ ማያባራ አድናቆት ነው የምታደንቀኝ። ያንን ስላልረኩኝ እንደውም ቲክቶክ ላይ የሆኑ ቪዲዮዎችን እያየው ነበረ እና። እንደ ቀልድም ነው። እና ልጁ ምንድነው የሚሰራው? የሞባይል ጥገና ቤት አለው አይደለ? የሞባይል ጥገና ቤት ነው የሚገባው እና። የሚሰራው እና አንዲት ትልቅ ሴቲዮ። ምን ትለዋለች? መጥታ ልጄ ይሄ ምንድነው የሚባለው? የጥሪ ማሳመሪያ የሚባል ነገር የጥሪ ማሳመሪያ ማለት ስትደውል ለአንድ ሰው ስልክ ስትደውል እየጠራ እንደሆነ የሚያሳይ የሆነ የሚል ድምጽ የለም። ያን ድምጽ የሚተካ ዘፈን ወይ መዝሙር ወይ የመረጥከው ነገር ማስገባት ትችላለህ። እና እሱ ማሳመሪያ ማለት ጥሪ ማሳመሪያ አሉና ያንን የጥሪ ማሳመሪያ። በአጋጣሚ ሴቲቱ ክርስቲያን ናትና የሙስሊም መዝሙር ሆነ ማለት ነው። ማሳመሪያዋ ከዛ ለልጁ ሰጥታው ምነው እናቴ ምን ላድርግሎት ምናምን ሲላት። እንዴ? ስልኬ ስልኬ ሲደወል እኮ ያ ሙስሊም መዝሙር ነው የሚመጣልኝ እኔ ደግሞ ክርስቲያን ነኝና እባክህ ቀየርልኝ ትለዋለች። ከዛ ወይኔ እናቴ ይሄ እኮ በጣም ረጅም ጊዜ የሚወስድ ነገር ነው። ማለት በጣም በቀላሉ በአንዲት መልእክት ብቻ የሚቀየር ነገር ነው በአንድ መልእክት ብቻ ማለት ነው። ወደ ቴሌ አንድ መልእክት ብቻ በመላክ የሚቀየር ነገር በጣም እንትን እኮ ነው ማነው እንደዚህ ያደረገሉት? በጣም ረጅም ግን ይወስዳልና ይሄን ያህል ብር ይከፍላሉ ምናምን አላት ማለት ነው። ውድ ብር ነው የጠየቃት ከዛ አረ ችግር የለውም አንተ ብቻ ክርስቲያን አድርግልኝ ስልኬን እንጂ። ችግር የለውም ምናምን አይነት ቀልድ ማለት ነው። እና እናቶቻችን በቃ ትንሽ የሚመስለውን እንቅስቃሴ ከስልክ ወይም ደግሞ ከሌሎች የቴክኖሎጂ ውጤቶች ጋር የምናደርጋቸው በቃ እንደ ትልቅ ነገር ወስደው ሲያጋነኑት ስለማይ ነው እና።

ሃይማኖታዊ ግብር ታከብራለህ? አዎ በደንብ። ሃይማኖታዊ ግብር አከብራለሁ። ያው በሃይማኖት ደረጃ ሚሚታዘዙ ወይ ደግሞ መደረግ አለባቸው። ተብሎ ሚደረጉ ተግባራቶች። አንዳንዶቹ ላይ ጥያቄ ቢኖረኝም። አንዳንዶቹ ላይ ጥያቄ ቢኖረኝም ግን። አብዛኛው በአብዛኛው አደርጋቸዋለሁ ማደርጋቸው ነገሮች ይበዛሉ እና ግብር አደርጋለሁኝ። በየወሩ እናቴ በሃያ ሰባት ምታከብረው በዓል አለ አላት። በየወሩ እንግዶች ይመጣሉ የሰፈር ሰዎች እየመጡ ጸበል ይቀምሳሉ ማለት ነው። በየወሩ በወር እንድ ጊዜ። በሃያ ሰባት ግብር ታደርጋለች። ከዛ ባለፈ ደግሞ በአመት አንድ ሄድ ነገር ግን ጥቅምት ላይ። አመታዊ ክብረ በዓል ደግሞ ታከብራለች አብይ ሰፈሩ እንደዚህ አይነት ነገር በጣም የተለመደ ነው። እናቴ በወር ሁለት ጊዜ ነው ምታደርገው መሰለኝ አዎ አሁን ደግሞ በቅርቡ። አንድ ሌላ ጨምራለች እና በወር ሁለት ጊዜ በአመት ደግሞ አንድ ጊዜ በጣም በትልቁ። አመታዊ ክብረ በዓል ታከብር እናከብራለን እኛ ቤት። እነዚህ በጣም የተለመደ ነው ኢትዮጵያ ውስጥ በጣም የተለመደ ነው በየቦታው። የራሳቸውን ቤተክርስቲያን አላቸው አሁን እኛ ጋር። አለ ቤተክርስቲያን ሌሎች ሰፈሮች ደግሞ ሌላ ቤተክርስቲያን አለ። ነበር ለሚቀርባቸው ቤተክርስቲያን ግብር ያደርጋሉ ማለት ነው። ሰዎች ከዛ ከተለያየ ቦታ ቤተሰብ እየሄደ። ጠበሉኒ ይቀምሳል ይበላል ይጠጣል እንደ እንትንም ነው እንደ ሃይማኖታዊ በዓልም ነው እንደ ቤተሰብ መጠየቂያም ነው። ማታውቃቸው ቤተሰቦች ካሉ ምትታወቅበት። ከዛ ደግሞ በረጅም ጊዜ ምትገናኘው አይነት ቤተሰብ የለም። ሁሌም ማታገኘው አይነት እንደዛ እንደዛ አይነት ቤተሰብ ደግሞ አዲስ መገናኛም። አጋጣሚ አዲስ መገናኛ መገናኛ መንገድ ይሆንልሃል። እኔ በዚህ አጋጣሚ የተዋወኳቸው በጣም ብዙ ቤተሰቦች አሉኝ። ከእህቴ ጋር በተለይ የሆነ ጊዜ በጣም ልምድ አድርገነው ነበረ በየወሩ እየዘሩ እየዞርን። ግብር እንበላለን ማለት በየወሩ። የሆነ የሆነ በዓል አይጠፋም እና እየዞርን እንበላ ነበር። ከእህቴ ጋር። እና በዛ አጋጣሚ አዳዲስ ቤተሰቦች በቃ ከዚህ በፊትም እማላውቃቸው የነበሩ ቤተሰቦቻችን ምናምን አትገና ተገናኝቼበታለሁ። አውርቼበታለሁ ተዋውቄበታለሁ እና እንዳልኩት ከሃይማኖታዊ በዓሉ። ሃይማኖታዊ ሰው እሚሰጠው ወይ ሃይማኖት ራሱ ከሚሰጠው ትርጉም። በዘለለ። እንደ ለቤተሰብ መሰባሰቢያ መተዋወቂያ አብሮ ጊዜ ማሳለፊያ ከዛ ደግሞ መጠየቂያም ነው። ማለት የ ሰው በየራሱ በየዘርፉ በጣም በህይወት ተወጥሮ ነው ያለውና እርስ በእርሱ የመገናኘት እንትኑ። ጊዜ በጣም እያጠረ በጣም ቅርብ ቤተሰብ ካልሆነ በስተቀረ ትንሽ ራቅ ያለው ቤተሰብ በሰፈርም በምንም ትንሽ ከራቀ። የመገናኘት እድላችን እያነሰ እያነሰ እየጠበበ ነው እየመጣ ያለው እና። ለእንደዚህ አይነት ቤተሰብ መገናኛ መጠየቂያ እንዴት ሰነበትክ? ማስቢያ እሚሆን ነገር ነውና ደስ እሚል ነገር ነው።